በቀን ስንት ሰዓት ስልክ ትጠቀማለህ? ለሚለው ጥያቄ እኔ በቀን ብሎም በሃያ አራት ሰዓት ውስጥ ለስድስት ሰዓት ስልክን እጠቀማለሁ። ያን በቀን ለስድስት ሰዓት ስልክ የምጠቀምበት ምክንያት አንደኛው የተለያዩ ኦንላይን ቢዝነሶችን ስለምሰራ ላይክ እንደ ድሮፕ ሺፒንግ አፕወርክ የመሳሰሉትን ኦንላይን አለም አቀፋዊ ኦንላይን ስራዎችን ኦንላይን ስራዎችን ስለምሰራ በቀን ለስድስት ሰዓት እቆያለሁ። ሌላ ምክንያቴ ደግሞ በቀል ለስድስት ሰዓት ስልክ መጠቀሜ በዚህ ሰዓት ላይ ቴክኖሎጂው ስለረቀቀ አብዛኛውን ንባቦችንም ማነበው በመጽሐፍ ሳይሆን በስልክ ላይ ነው። ስልክ ላይ ስለሆነ ዋናው መጽሐፉ ሶፍትዌሩ ስልክ ላይ ስለሆነ ያለው አብዛኛውን ስልኬን ለንባቦች ላይ የተለያዩ ነገሮች። ለመዝናናታ አሁን ለምሳሌ እንደ ቲክቶክን ኢንስታግራምን ያሉ ማህበራዊ ሚዲያዎችን ለመዝናኛነትም ስለምትጠቀም ለመዝናኛነት በቀን ውስጥ አርባ ደቂቃ ለትምህርት ሁለት ሰዓት። የተለያዩ ነገሮችን ከጓደኞቼ ቻት ለማድረግ ሃያ ደቂቃ እና የተለያዩ ኦንላይን ስራዎችን ለመስራት ወደ ሶስት ሰዓት አካባቢ ይፈጅብኛል። እና በእነዚህ ምክንያቶች ምክንያት በቀን ውስጥ ለስድስት ሰዓት እጠቀማለሁ። በዛ ከተባለ ሰባት ሰዓት በጣም አነሰ ከተባለ ደግሞ በሃያ አራት ሰዓት ውስጥ ለሶስት ሰዓት ሁሌ ስልክ እጠቀማለሁ። የኔ ምክንያቶች እነዚህ ናቸው በእነዚህ ምክንያቶች ምክንያት በቀን ለስድስት ሰዓት ስልክን እጠቀማለሁ። ከእኔ ባለፈ ደግሞ ቤተሰቦቼ በቀን ለሁለት ሰዓት ብለን አንድ ሰዓት ይጠቀማሉ። እኔ በቀን ለስድስት ሰዓት ሁሌ ለስድስት ሰዓት እጠቀማለሁ

እኔ መዋቢያዎችን አልጠቀምም ምክንያቱም አሁን እኔ ጾታዬ ወንድ ነው። ወንድ ሰው ደግሞ እኛ ባልንበት አካባቢ የሚታወቀው ብሎም የሚዘወተር ባህል አለ እሱም ባህል ወንድ ልጅ አይጋጊያትም ወይም የተለያዩ መጋጋጫዎችን አያረግም እንደ ቀለበት ወርቅ የመሳሰሉት ነገር የአንገታዠተሰ ሀብሎችን ምናምን አያደርግም። መዋቢው ስንል ደሙ እንደ ጥፍር ቀለም ሊፕስቲክ ቅድም ላይ የሚደረጉ የተለያዩ አርቲፊሻል የሆኑ ፀጉሮችን የመሳሰሉ ነገሮችን በእኛ ባህል ወንድ ልጅ እንደዛ አያደርግም። በእንደነዛ ምክንያቶች ወንድ ልጅ የተለያዩ መዋቢያዎችን አያደርግም። መዋቢያም አደረገ ከተባለ ምንድነው? የተለያዩ መዘነጫ ልብሶችን የተለያዩ መዘነጫ ጫማዎችን እንጂ መዋቢያ እንደ ጥፍር ቀለም ሊፕስቲክ እንደ ቻፕስቲክ ያሉን ነገሮችን ቆዳ ላይ የፊት ቆዳ ላይ የሚቀቡ የተለያዩ እንደ ሜካፕ የመሳሰሉት ነገሮችን ወንድ ልጅ በፍጹም በእኛ አካባቢ አይጠቀምም። በእኛ አካባቢ እንደምንድነው የሚወሰደው እንደ ነውር ነው የሚወሰደው። በዛ ምክንያት እኔ ባለውበት አካባቢ ባህሌም ሃይማኖቴም ወጉም በሰፈራችን ያለው ስነ ስርዓትም ስለማይፈቅድ። እኔ አሁን ባለሁበት ሁኔታ ላይ ምንም አይነት መዋቢያ አልጠቀምም። ምንም አይነት መዋቢያ አልጠቀምም በተቃራኒው ግን በአካባቢው የሚገኙ ሴቶች ያንን መዋቢያ በደንብ አድርገው ይጠቀማሉ። ተውበው ለመታየት ስለሚፈልጉ ያንን መዋቢያ በደንብ አድርገው ይጠቀማሉ። እኔ ግን አሁን ባለውበት ቦታ ወደፊትም እድሜም ስጨምር ወደ ጎሉ ማሳም ብጠጋ የተለያዩ መዋቢያዎችን አልጠቀምም። አሁንም ባለውበት ሰዓት እየተጠቀምኩኝ አይደለም

የተለያዩ የቤት እንስሶችም አሉኝ ከነዛም መካከል እንደ ድመት ውሻ እና አህያ አለን። እኛ ቤት ውስጥ እነዛም እንስሳቶች ድመቴ ሁለት አመቷ ነው። ውሻዬ ስድስት አመቷ ነው። አህዬ ደግሞ አስራ አስር አመቷ ነው። እነዚህም ማሳደግ የጀመርንበት ምክንያት ድመት ማሳደግ የጀመርንበት ምክንያት በቤት ውስጥ በደንብ በጣም አይጥ ያስቸግረናል በዛ ምክንያት። ከሁለት አመት በፊት አምጥተን አሳድገን አሁን ላይ ምንም አይነት ችግር የለም። በቤት ውስጥ ምንም አይነት አይጥ አይመጣም እነዛን አይጥ ለመከላከል ያቺ ድመት አሳድገናት ነበር። ውሻም ማሳደግ የጀመርንበት ምክንያት ግቢያችን ውስጥ በጣም ውሻ ሌባ ይገባ ነበር። በጣም ብዙ እቃዎችንም ሌባ ሰርቆብን ይዞ ሄዷል። እና ያንንም ምክንያት በማድረግ ውሻ ማሳደግ ጀምረናል አሁንም ፈጣሪ ይመስገን አንድም ሌባ ወደ እኛ ግቢ ገብቶ አያውቅም። ወደ እኛ ግቢ ቢገባ እንኳን ያ ውሻ ያንን ሌባ በመያዝ እኛም ያ ውሻ ሌባውን ሲይዘው ሮጠን ከቤታችን በመውጣት ሌባውን እንይዘዋለን። አህያ ደግሞ ማሳደግ የጀመርንበት ምክንያት ኦልሞስት ወደ አስር አመት ቆይቷል። አህያ ማሳደግ የጀመርንበት ምክንያት ውስጥ ውሃ የለም። ውሃ ስለሌለው ውሃ ደግሞ የምናመጣው ቢያንስ ሁለት ኪሎ ሜትር ተጉዘን ነው። በአካባቢያችን ውሃ ስለሌለ ከጎረቤት ሰፈር ሄደን ነው የምናመጣው እና ያን ደግሞ ከረጅም ቦታ ይዘን መምጣት አንችልም። ስለዚህ አህያ ላይ በማድረግ ያን ጀሪካን ውሃ ከአንድ ቦታ ወደ አንድ ቦታ ለማጓጓዝ የተለያዩ ስራዎችን ለመስራት አህያ አሳድገናል። እና በእኔ ቤት ውስጥ ያሉ የቤት እንስሶች እነዚህ ናቸው ድመት ውሻና አህያ። ስለነሱም ሳወራ በጣም አለ አይደል በደንብ ጥሩ ናቸው በደንብ ታዛዥ ናቸው ላሳዳጊያቸው በደንብ አድርጎ የሚገዙ እንስሳቶች ናቸው። ሶስቱም በደንብ አድርገው ጠቅመውናል አንዱ ይበልጣል አንዱ ያንሳል የምንለው ነገር አይደለም። በአጠቃላይ የቤት እንስሶች በጣም ጥቅም አላቸው ከጉዳታቸው በላይ በደንብ ጥቅማቸው ይበልጣል። እና ማንኛውም ሰው በእኛ አካባቢም ያለ ቢያንስ ቢያንስ ሶስቱ እንኳን ባይኖረው ሁለቱ አንዱ አላቸው ድመት ባይኖረው ውሻ አለው ውሻ ባይኖረው ድመት አለው። ውሻም ድመት ባይኖረው አህያ አለው ምክንያቱም ያው መጀመሪያ እንደተናገርኩ ከረጅም ርቀት ስለሆነ ውሃ የምናመጣው በዛ ምክንያት እነዚህ እንስሳቶች በግቢያቸው ውስጥ አሉ። አንዱ ባይኖር አንዱ አለ አንዱ ባይኖር አንዱ አለ ስለዚህ በዚህ ምክንያቶች እኔ ሶስት የቤት እንስሳቶችን አሳድጋለሁ። ለብቻዬ ሶስት አሳድጋለሁ እህቴ ደግሞ ለብቻዋ አንድ ድመት አላት። እኔም እኔ ከዚህ በፊት ሁለት ድመት ነበር የነበረኝ አንዷ ድመት ሞታለች በሆነ ምክንያት ሞታለች መርዝ በልታ አንዷ ድመት ግን እስካሁን አለች። ውሻዬም ሁለተኛ ውሻዬ ነው አህያ ብቻ የመጀመሪያዬ ነውና እስካሁን ሁለት ድመት አሳድጌያለሁ ሁለት ውሻ አሳድጌያለሁ። አንድ አህያ አሳድጌያለሁና እስካሁን ወደ አምስት የሚጠጋ የቤት እንስሳ አሳድጌያለሁ። ከአምስት ውስጥ አሁን ሶስቱ በህይወት አሉ ማለት ነው

በልጅነቴ በጣም የምወደው ጨዋታ በርካታ ጨዋታዎች አሉ ከነዛ መካከል በጣም የምወዳቸው ሁለት ጨዋታዎች ናቸው። እነሱም አባሮሽና ኩኩሉ ይባላሉ አባሮሽ ማለት ሰው አባራሪ አለ ወይ አምስት ከሆንክ ከአምስታችን ውስጥ አንዱ አባራሪ ነው፤ አራቱ ተባራሪ ነው፤ ስድስትም ከሆነ አንዱ አባራሪ ነው፤ አምስቱ ተባራሪዎች ናቸው። አንደኛ ይሄ ጨዋታችን ሁለተኛው ደግሞ አኩኩሉ ነው። አኩኩሉ ማለት ደግሞ አንዱ አንዱ የሆነ ቦታ ላይ ቆሞ ይቆጥራል አይኑን ጨፍነው ሌሎቹ ደግሞ ይደበቃሉ ከዛ በኋላ እነሱን ፈልጎ እንትን ማለት ነው። እነሱን ካገኘን በኋላ ሩጦ ሄዶ ይቆጥርበት የነበረበት ቦታ ላይ መሳም ነውና አኩኩሉና አባሮሽ የተባሉ ሁለቱ ጨዋታዎች ላይ በልጅነቴ በደንብ ደስ ብሎኝ የተጫወትኳቸው አሁንም ድረስ ወደ ህፃንነቴ ብመለስ የምንጫወታቸው ጨዋታዎች ሁለቱ ጨዋታዎች ናቸው። በጣም ያስደስቱኛል የተለየ ስሜት አለኝ ከጓደኞቼ ስለምጫወታቸው በጣም ደስ የሚሉ ጨዋታዎች ናቸው በህፃንነት ካሻለ ካሳለፍኳቸው ጨዋታዎች መካከል